ጥያቄው ኮምፒውተር መጠቀም ትችላለህ? ይላል አዎ ኮምፒውተር መጠቀም እችላለሁ። የምሰራው ስራ አብዛኛው ከኮምፒውተር ጋር የሚገናኝ ስለሆነ ኮምፒውተር መጠቀም እችላለሁ። በተለይ ደግሞ ይሄ መሰረታዊ የሚባሉትን እንደ ኤክሴል ማይክሮሶፍት ወርድ ፓወር ፖይንት ያሉትን መጠቀም እችላለሁ። ያው ሌላ አስፈላጊ የሆኑ ሶፍትዌሮችንም መጠቀም እችላለሁ። ግዴታ የምሰራው ስራ ከኮምፒውተር ጋር የሚገናኝ ስለሆነ ኮምፒውተር መጠቀም እችላለሁ። ያው ብዙ ሰው መጠቀም ይችላል። ኢትዮጵያ ውስጥ ከልጅነታቸው ጀምሮ ከሶስተኛ ክፍል ጀምሮ የኮምፒውተር ትምህርት ይሰጣል። ለልጆች እና ብዙ ሰው ይችላል።

እንደገና ጥቅም ላይ ማዋል ታደርጋለህ ይላል ጥያቄው እ? ጥያቄው ያው መሆን ያለበት የሆነ ነገርን ከተጠቀምክ ቡሀላ ያንን ነገር ሳትጥለው ጥቅም ላይ እንደገና መልሰህ ታውለዋለህ ነው። አዎ የሆነ ነገርን እኔ ከተጠቀምኩ ቡሃላ ለሌላ ነገር ወይም ሌላ አገልግሎት ላይ አውለዋለሁ። ለምሳሌ ያህል የታሸጉ ምግቦችን በምንገዛበት ጊዜ የሚመጣው አብሮ የሚመጣው እቃ ካለቀ በኋላም ከመጣል ይልቅ ሌላ ነገር ማስቀመጥ እንችላለን። ለምሳሌ ያህል የለውዝ ቅቤ ወይም የፒነት በተር የሚባለው ከመጣ በኋላ የሱ እቃ መጨረሻ ላይ ተጠቅመን መጣል የለብንም። እና እኔም ያን ነገር ለሌላ ወይ ስኳር ለማስቀመጥ ወይም ሻይ ቅጠል ለማስቀመጥ እጠቀመዋለሁ። እና ብዙ ነገሮችን እኔ መጠቀም እንትን የምለው ያለቁ ነገሮችን እንደ አዲስ ሪሳይክል በማድረግ ነው። እና ጥቅም ላይ አውላለሁ ብዙ ነገሮችን ከምጥለው

ባትሪም ምን ያህል ይቆያል ይላል የኔ ስልክ አንዴ መቶ ፐርሰንት ቻርጅ ከሆነልኝ ማንነካካው ከሆነ ማለትም ያው ጥሪ ለመቀበል እና ለመደወል ከሆነ እስከ ሶስት ቀን ይቆይልኛል። ግን የምትጠቀመው ከሆነ ኢንተርኔት የምትጠቀም ከሆነ አሁን እኔ ብዙ ጊዜ ኢንተርኔት እጠቀማለሁ ቀን በቀን። እና ኢንተርኔት ስትጠቀም በቃ በደንብ ከተጠቀምኩኝ ዩቲዩብም ቴሌግራምም የምትጠቀም ከሆነ ሌላ ጂሜልም ፌስቡክም የምትጠቀም ከሆነ አንድ ቀን ከግማሽ ያህል ይቆይልኛል። ምንም አልጠቀመው ከሆነ ማለት ምደውልና ጥሪ የምቀበል ብቻ ከሆነ ከሶስት ቀን እና ከእዛ በላይ ይቆይልኛል።

ዛሬ የመጀመሪያ ምግብህ ምን ነበር? ይላል ያው ዛሬ ቀኑ አርብ ነው። አርብ ዛሬ ጠዋት የበላሁት ምግብ እንጀራ ነው። እንጀራ በ ምንድነው? አዎ እንጀራ በድንች በስጋ ድንች በስጋ ከእንጀራ ጋር ነው የበላሁት ድንች በስጋ ውጥ ከእንጀራ ጋር ነው። ጠዋት የተመገብኩት ቁርስ ምሳ ሰዓት ላይ ደግሞ ምስር ወጥ በልቻለሁ። አሁን ራት ደግሞ የምበላው እንደገና ምስር ወጥ ነው።

መተግበርያዎችን ታወርዳለህ ይላል? አዎ መተግበርያዎችን ወይም አፕልኬሽን ከጎግል ፕሌይስቶር ላይ አወርዳለሁ ብዙ ጊዜ። እና እነሱ አንዳንድ የምፈልጋቸው ደግሞ ጎግል ፕሌይ ስቶር ላይ ከሌሉ ፓልም ስቶር አለ ከፓልም ስቶር ላይም አወርዳለሁ። እና ያው መተግበሪያዎችን በተደጋጋሚ ነው የማወርደው በጣም ብዙ መተግበሪያዎችን ከጉግል ፕሌይ ስቶር ላይ አውርጃለሁ። እስከዛሬ እና ያው ያው እና አፕዴትም አደርጋለሁ በብዛት አዘምናለሁ። እና ያው አዎ መተግበሪያዎችን በብዛት አውርጄ ነው የምጠቀመው። ከጎግል ፕሌይ ስቶር ላይ

ቅጽል ስም አለክ ይላል። አዎ በእኛ በኢትዮጵያ ባህል መሰረት ብዙ ሰዎች ቅጽል ስም አላቸው ከቅጽል ስም በተጨማሪ የቤት ስም አላቸው። እኔ ያው ቅጽል ስም ሳይሆን ሁለተኛ የቤት ስም ነው ያለኝ። በትምህርት ቤት የምጠራበት መታወቂያ ስሜ። እንዳለ ሆኖ። ሁለተኛ የምጠቀመው የቤት ስም አለኝ። ቅጽል ስም ሳይሆን የቤት ስም ነው ሚባለው

በቤተሰቡ ምን አይነት በዓል ታከብራላችሁ? ይላል እኛ በቤተሰብ የምናከብራቸው በዓላት በብዛት ከሃይማኖት ጋር የሚገናኙ ናቸው። የፕሮቴስታንት እምነት ተከታይ ስለሆንን የምናከብረው የአንደኛ የገና ነው። ገና ኦር ክርስማስ እናከብራለን። ሁለተኛ ፋሲካ እናከብራለን። ፋሲካ ማለት ኢስተር ነው በእንግሊዘኛ ፋሲካ እናከብራለን። የዘመን መለወጫ ኒውይር እናከብራለን። የዘመን መለወጫ በእኛ የእንቁጣጣሽ ነው የሚባለው እሱን እናከብራለን። ናት እነዚህን እነዚህ ናቸው። የሚከበሩት በዓላት በእኛ ፋሚሊ።

ቤትህን ምን ያህል ጊዜ ታጸዳለህ ይላል? እኔ የምኖረው ብቻዬን አይደለም። ከቤተሰብ ጋር ነው እና ያው በየቀኑ ቤት አጸዳለሁ። እኔ ብቻ ሳልሆን የኔ ታናናሽ ወንድሞችም አሉ እነሱ ናቸው ብዙ ጊዜ የሚያጸዱት። ያው እኔ አልፎ አልፎ አጸዳለሁ ግን ብቻ ቤቱ በየቀኑ ይጸዳል ተጠርጎ ይወለወላል። እነሱ በማይኖሩ ሰዓት አንዳንዴ ሳይመቻቸው ወይ ትምህርት ቤት በሚሆኑ ሰዓት። እኔ አጸዳለሁ ቤቱን ጠርጌ ወለውላለሁ። ቤቱን ብቻ ሳይሆን ከግቢ ውስጥ ያለውንም እንትን ቆሻሻ ካለ አጸዳለሁ።

ቪዲዮ ትመለከታለህ ይላል ያው ኦንላይን ቪዲዮ ታያለህ ነው። አዎ ቀጥታ ኦንላይን ቪዲዮ እመለከታለሁ። በብዛት የማየው ዩቲዩቦችን አያለው ስትሪሞች ላይቭ ስትሪም በብዛት እከታተላለሁ። ዜናዎችን በጣም እመለከታለሁ ኢንተርኔት ላይ ቀጥታ። ከዛ በተጨማሪ መስመር ላይ የማያቸው ቪዲዮዎች። አዎ የኳስ የፉትቦል ሃይላይት አለ እነሱንም እመለከታለሁ። ጌሞች ቪዲዮ ጌም እነሱን ቀጥታ መስመር ላይ እመለከታለሁ። አወ በጣም ብዙ ነገሮችን ቀጥታ መስመር ላይ አያለሁ

ከጎረቤቶችህ ጋር ጥሩ ግንኙነት አለህ ይላል? አዎ ከጎረቤት ጋር ጥሩ ግንኙነት ግዴታ ያስፈልጋል በምንኖርበት እ በዚህ ህይወት ከሰዎች ጋር ተቻችለን መኖር ካልቻልን በጣም ከባድ ነው። ብዙ ሰዎች አይተናል ከሰዎች ጋር ሲስማሙ አይተናል ከሰዎች ጋር የማይስማሙ ሰዎችንም አይተናል። ያው ከሰዎች ጋር ተስማምቶ መኖር አለመቻል እ በጣም ከባድ ነገር ነው። ማለት ያን ሰው አንድ ሰው መስማማት ካልቻለ ከሰው ጋር ተቻችሎ መኖር ካልቻለ በሰዎች ዘንድ ተቀባይነት አይኖረውም። ከፍተኛ የሆነ ጥላቻ ነው የሚያስተናግደው ሰዎች እሱን ማየት እሱን ማግኘት አይፈልጉም። የሆነ ነገር እንኳን ቢገጥመው የሰዎችን እርዳታ ለማግኘት ያ ሰው አይችልም። ምክንያቱም ሰዎች ያን ሰው በጣም በከፍተኛ ሁኔታ ነው የሚርቁት ወይም የሚጠሉት። እና ፀባይ የሌለው ሰው ከሰው ጋር የሚጣላ የማይስማማ ሰው በማንም ዘንድ ተቀባይነት የለውም። የሆነ ቦታ ላይ እንኳን ቢደርስ ሰዎች ሊረዱት ምንም በቃ ፍላጎት የላቸውም። እና ያ ነገር በጣም መጥፎ ስለሆነ እኔ በተቻለኝ መጠን ከብዙ ሰዎች ጋር ከጎረቤት ጋር ብቻ ሳይሆን በራሴም ህይወት ከብዙ ሰዎች ጋር ከጓደኛም ከቤተሰብም ጋር። በሰላም ለመኖር ነው ጥሩ ግንኙነት ኖሮኝ መኖር ነው የምፈልገው ተከባብሬና ጎረቤት ካሉት ሰዎች ጋርም ያለኝ ግንኙነት በጣም መልካም የሚባል ነው። ማንንም ሰው አልነካም ሰዎችም እንዲነኩኝ አልፈልግም የሰዎችን መስመር አላልፍም። የተቻለኝን ሁሉ የእነሱን ነገር ላለመንካት እነሱን አክብሬ ለመኖር ነው ምጥረው። ምክንያቱም ነገ እነዚህ ሰዎች ናቸው የሆነ ነገር ሲከሰት ሊደርሱልኝ ሚችሉት እና እ በደናየንና በጥሩ ጊዜ ያስቀመጠው ሰው ነው በመጥፎ ጊዜ ሊደርስለት የሚችለው። በሀዘን በልደት በሰርግ የሚደርስለት ያ ሰው ነው።

የተበላሸ ነገር ማስተካከል ትችላለህ ይላል ጥያቄው? የተበላሸ ነገር ማስተካከል እ አዎ እችላለሁ። በተለይ ይሄ የስቶቭ አይነት ሲሆን ምጣድ ሲሆን ኦቨን ሲሆን እ። የተለያዩ የኤሌክትሪክ እ መገለገያዎች ሲሆኑ ማስተካከል እችላለሁ ይሄ ከድሮ ጀምሮ በጣም የምወደውና የሚያስደስተኝ ነገር ነው። የተበላሹ ነገሮችን መጠጋገን። እና ብዙ እስከዛሬም ብዙ ነገር አስተካክያለሁ ሲበላሽ ለኔ ለኛ ቤት ብቻ ሳይሆን ለብዙ ሰዎች ቤት ሄጄ ረድቻለሁ። እና የተበላሹ ነገሮችን ማስተካከል በጣም ጎበዝ ነኝ። አዎ እችላለሁ። እና የሚያስደስተኝም ነገር ነው።

ትወዳለህ ይላል አዎ ማር በጣም ነው የምወደው። ብዙ ሰዎች ማር ይወዳሉ። ያው ጣፋጭ ነገርም ስለሆነ ያስደስታል። እና ያው ጠዋት ጠዋት ከምትጠቀማቸው ነገሮች ምግቦች መካከል አንዱ ማር ነው። ማር በዳቦ በጣም የሚያስደስተኝ ነገር ነው። እና ከማር በተጨማሪ ለቁርስ የምትጠቀመው የለውዝ ቅቤ ነው እና የለውዝ ቅቤ በዳቦ ከማር አድርጌ ነው በብዛት ቁርስ በቃ በብዛት ሳይሆን ብዙ ጊዜ የምመገበው እሱ ነው በዋነኛነት እና ያው ማር በጣም ተጠቃሚ ነኝ እወዳለሁ።

ይሄ ጥያቄ "ማታ ምን አይነት ድምጽ ትሰማለህ?" ይላል ይሄ ጥያቄ ትርጉም አይሰጥም። ማለት ምን አይነት ድምጽ ሲባል የተለያየ ምን ድምጽ ሰው ሊሰማ አይችልም። ማለት ወይ የቴሌቪዥን ሲያይ የቴሌቪዥን ድምጽ ሊሆን ይችላል ከሰው ጋር ሲያወራ የሰው ድምጽ ሊሆን ይችላል፤ እና አዎ "ማታ ምን አይነት ድምጽ ትሰማለህ?" የሚለው ብዙም ትርጉም የሚሰጥ ጥያቄ አይደለም። ግን ለማለት የተፈለገው ማታ ማታ የምትሰማቸው የቴሌቪዥን ጣቢያዎች፣ ወይም ደግሞ ማታ የምትሰማው ሬድዮ ፕሮግራም አለ ወይ የሚል ከሆነ ያስኬዳል። የተለያዩ የሬዲዮ ያውሬ ድምፁ ድምጽ የሚሰማው በዋነኛነት ከሬዲዮ አይነት ነገር ነው። ምስል ቀርቶ ድምጽ ብቻ የሚወጣው ሬድዮ ነው። "ማታ ምን አይነት ድምጽ ትሰማለህ?" ምን አይነት የሬድዮ ፕሮግራም ትመለከታለህ? ለሚለው እኔ የምሰማው የሬዲዮ ፕሮግራም ዜናዎችን ነው በዋነኛነት የምሰማቸው እና ማታ ማታ የምሰማው የዜና ፕሮግራሞችን በጣም ነው የምከታተለው ሬድዮ ላይ እና የስፖርት ፕሮግራሞች ካሉ እነሱንም በጣም እወዳልሁ አብዝቼ የምከታተላቸው ነው። እና ያው ጥያቄው ሊሆን የሚገባው ማታ የምትሰማው የሬድዮ ፕሮግራም የሚለው መሆን ነው ያለበት።

በቀን ምን? ያህል ውሃ ትጠጣለህ ይላል ያው ውሃ መጠጣት ለጤና በጣም አስፈላጊ ነው። በተለይ ደግሞ ለኩላሊት እና እኔ በቀን ያው እስከ ሁለት ሊትር ውሃ ከሁለት ሊትር የተወሰነ የሚበልጥ ውሃ እጠጣለሁ። እና ያው የሆነ ጊዜ ኩላሊቴን በጣም ታምሜ ነበረ። ውሃ ባለመጠጣት ምክንያት እና ከዛ ጊዜ በኋላ ያው የኩላሊት ህመም ምን ያህል በጣም ከባድ እንደሆነ አይቼዋለሁ። እና ለረጅም ጊዜ አሁን ውሃ በጣም ነው የምጠጣው። እና በቀን ያው ሁለት ሊትር እና ከዛ በላይ ለመጠጣት ነው የምሞክረው ብዙ ጊዜም እንደዛ አድርጌያለሁ። እና ያው በተቻለኝ መጠን ውሃ አብዝቼ ነው የምጠጣው። ከምግብ ጋ ብቻ ሳይሆን ከምግብ ቦኋላም ከምግብ በፊትም ውሃ በጣም ነው የምጠቀመው። እና ለራሴ ብቻ ሳይሆን ሌሎች ሰዎችም እንዲጠቀሙና አብዝተው ውሃ እንዲጠጡ የተቻለኝን አደርጋለሁ። ግዴታ ነው ውሃ ለመጠጣት ለጤንነት።

ያን ማድረግ ትወዳለህ? ይላል እኔ ኮፍያ ማድረግ አልወድም። እኔ እስከዛሬ ኮፍያ አድርጌ አላውቅም። ማለት ስወጣ ኮፍያ አድርጌ አላውቅም። ግን የተወሰነ ጊዜ ፎቶ ለመነሳት ተጠቅሜ አውቃለሁ። አንድ ሁለት ጊዜ ተጠቅሚያለሁም። ያለው ግን ኮፍያ አድርጌ ውጪ ላይ መሄድ ምቾት አይሰጠኝም አልወድም ማድረግ በጣም ነው የሚደበረኝ። እንደገና መደበር ብቻ ሳይሆን ያሳፍረኛል። ግን ብዙ ሰዎች ኩፍያ ይወዳሉ ለመዘነጥ። የሆነ ቦታ ለመሄድ ሲያስቡ ፀሀይን ለመከላከል ሊጠቀሙበት ይችላሉ። እና ኩፍያ በብዛት የፀጉር የሌላቸው ፀጉረ መላጣ ሰዎች ወይም ራሰ በርሀ ሰዎች። ሲኖሩ እንደዚህ አይነት ሰዎች ኩፍያ በብዛት አብዝተው ይጠቀማሉ። እኔ ያው አልጠቀምም። እና እድሜያቸው ከፍ ሲል ሰዎች ሽበታቸውን ለመደበቅ። ፀጉራቸው ገባ ያለ ከሆነ እሱ እንዳይታይ ለማድረግ ኩፍ ን ይጠቀማሉ። እኔ ግን ኩፍያ እስከዛሬ ተጠቅሜ አላውቅም። ማለት ውጪ አድርጌ ተንቀሳቅሼ አላውቅም። እና አልወድም ኮፍያ አልጠቀምም።

መዋቢያ ትጠቀማለህ ይላል እኔ መዋቢያ የምጠቀም አይነት ሰው አይደለሁም ተጠቅሜም አላውቅም እስከ ዛሬ ድረስ። ሌላው ይቅርና ፀጉሬን እራሱ በየቀኑ የምታጠብ ሰው አይደለሁም ቅባትም አልጠቀምም የፀጉር እና የፊት የተለያዩ ማስዋቢያ ቅባቶችን። የተለያዩ ሻምፖችን የምጠቀም አይነት ሰው አይደለሁም ማለት እኔ ምቾት አይሰጠኝም እንደዚህ ተዋውዎ። ልብስ እራሱ እንደዚህ ቶሎ በቃ ያገኘሁትን አድርጌ ነው ወደ ሆነ ቦታ ሲሄድ የሚሄደው እንጂ እንደዚህ መስተዋወት አይቼ። ተጨንቄ እና በቃ እንደዚህ አይነት እንትን አይመቸኝም እኔ አልወድም። ያው ብዙ ሰዎች ለውበት ቅድሚያ ይሰጣሉ። ሲወጡ በጣም ተዋው ተኳኩለው የሚያምር ልብስ ለብሰው ነው የሚወጡት። እና እኔ ግን እንደዚህ አይነት ሰው አይደለሁም ብቻ ልብሴ ንጹህ ከሆነ ይበቃኛል። እንደዚህ ያምራል አያምርም ብዬ አልጨነቅም ብቻ ንጽህናውን ነው የምፈልገው። እንጂ መዋቢያ የምጠቀም ሰው አይደለሁም አይመቸኝም።